የምታስታውሰው ልዩ በዓል አለ ለሚለው አዎ። ብዙ የተለየ በዓል የምላቸውን። የራስ የግል በዓሎች አሉ እንደገና ደግሞ ያው የተወለድኩባቸው በዓሎች አሉ። እንደገና ደግሞ ከሀይማኖት ጋር የተያያዙ ትንሳኤና ልደት እነዚህ አዲስ አመት ናቸው። የማስታውሳቸው ልዩ በዓሎች ናቸው

ሌሎች ማበረታታት ማበራታታት ትችላለህ ለሚለው አዎ በአቅሜ በምችለው አቅም ልክ ሌሎችንን ባላቸው አቅም በሚችሉት ሁሉ ነገር እንዲሰሩ አበረታታለሁ። የፈለጉትን አቅም እንዲያደርጉ እንዲሰሩ እንዲሻሻሉ የማበረታታት አቅም አለኝ።

ኮምፒውተር መጠቀም ትችላለህ? ለሚለው አዎ እችላለሁ ኮምፒውተር፤ በበግ በተለመደው የ እንትኑን መጠቀም እችላለሁ ራሱ የእኔ የአቅሜ ደግሞ በራሱ አቅም ማለት የተማርኩት የትምህርት ባክግራውንድ የትምህርቴ ራሱ በኮምፒውተር አይሲቲ ወይ ኮምፒውተር ፊልድ ነው የተማርኩት ስለዚህ በተለያዩ የቤዚክ የሚባሉ መሰረታዊ የሚባሉ የኮምፒውተር አይነቶችን አቅም አለኝ በዛ ደግሞ የተለያዩ የ የነዚህ የኤክስኤል የምንላቸው ወርድ ማይክሮሶፍት ኦፊስ ምናምን እነዚህ አቅሞች በሙሉ አለኝ እንደገና የጥገናና የእድገት የአፕሊኬሽን እድገቶችን እነዚህ ደግሞ በሙሉ በተለያየ መንገድ የኮምፒውተር መጠቀም እችላለሁ፤ ብዙ አይነቶች ችሎታዎች አሉ ከእነዚህ ችሎታዎች አሉ በእነዚህ ከዘረዘርኳቸው አንዱ ናቸው ማለቴ ነው

የተበላሸ ነገር ማስተካከል ትችላለህ? ለሚለው አዎ እችላለሁ ማስተካከል እችላለሁ ማት የብልሽቱ አይነት ይለያያል። ማት ለምሳሌ የመብራት ብልሽት ነው እንደገና ደግሞ የውሃ ብልሽት ነው። ወይስ የእቃዎች ቤት ከምንጠቀምባቸው የተለያዩ እቃዎች አሉ የእነሱ ብልሽት ነው ወይስ? የተለያዩ የተለያዩ ሚያስፈልጋቸው ጥገና ሚያስፈልጋቸው ነገሮች ሲኖሩ። በአቅሜ እና በዚህ በልምድ ባገኘኋቸው ምክንያቶች በእነዚህ ያው ማስተካከል እችላለሁ ማለት ነው

የቅጥር ሂደት እንዴት ነው? የሚለው ያው መጀመሪያ ይኸው እንትን ነው የወጣው ማስታወቂያ ነው የወጣው በዛ ማስታወቂያ እንትን አመልክቼ ካመለከትኩት በኋላ የፈተና የጥያቄ እንደገና ደግሞ አንዳንድ የጽሁፍ ፈተናዎች ተፈቸኝ ያለፍኩት።

ዛሬ የአየር ሁኔታው እንዴት ነው የሚለው? ያው ካለፈው ሳምንት አንፃር የተሻለ አየር ሁኔታ አለ። ዛሬ ከቀን በኋላ ያው ፀሀያማ ነበር። ያው ወደ ማታ አካባቢው ደግሞ ትንሽ ንፋስና ብርድ ተጨምሮ የተቀየረ የአየር ሁኔታ ነው ያለው።

በስራ ቦታ ጓደኛ አለህ? የሚለው አዎ! አለኝ ያው የተለያዩ ጓደኞች አሉኝ። ያው ሴት ጓደኛም አለኝ አብራኝ የምትሰራው ከዛ ወንዶች የወንዶች ጓደኛም አለኝ። ግን ሁሉም የሰላባ ላይ የቅርብ ጓደኛ ላይሆን የተወሰኑ ያው በስራ የማገኛቸው ጓደኞዎች አሉ

ቅሬታዎችን እንዴት ታስተናግዳለህ? ለሚለው ጥያቄ ያው ቅሬታዎች እንደየ የተለያዩ እንደየ ቅሬታው ይለያያል። ስለዚህ ፖዘቲቭ ቅሬታዎች ከሆነ በጣም በደንብ አድርጌ ነው የማስተናገዳቸው። ኔጌቲቭ ቅሬታዎችን በዛ ልክ ጠቃሚ ከሆኑ። ማስተናገደባቸው ጊዜዎች አሉ።

ሳንቲም ትቆጥባለህ ለሚለው አዎ እንደየጊዜው ነው የምቆጥብባቸው ሰአቶች አሉ። እንደገና ደግሞ በጣም ለቁጠባ የሚያስቸግሩ የኢኮኖሚ የቁጠባ ሂደቶች ሲያጋጥም ደሞ በጣም የሚከብድ ነገር አለ። ግን በብዛት እቆጥባለሁ ብዬ ነው የማስበው

በስራ ላይ ችግሮችን ትፈታለህ? ለሚለው አዎ እንደየችግሩ መጠን ይለያያል ግን በብዛት ያው ችግር ሲያጋጥምህ በተለየ መንገድ ወደ በተለመደው መንገድ የምንፈታቸው ችግሮች አሉ። አብዛኛው ከስራ ላይ የተያያዙ ስለሆነ ያው ግዴታ ናቸው። ችግሮች መፍታት የሚጠበቅባቸው አንዳንዱ ደግሞ ያው ቮለ ፍቃድ በፍቃደኝነት ከእኔ ሙያ ውጪ የሆኑ ነገሮች ሲያጋጥሙ ደግሞ ባቄ ያህል በቃ አግዛለሁ ማለት እፈተዋለው ችግሮች

ቀርቃሃ በአካባቢው ያድጋል። ለሚለው በእርግጥ እኛ መጋ አካባቢ ያለውን የከተማ ኑሮ ነው ዋናው ከተማ በከተማ ነው የምንኖረው። ቀርቀሃ አጋጣሚ አብዛኛው ጊዜ ከከተማ ወጣ ብለን እነዚህ በገጠሮች አካባቢ ወይ ደግሞ የሆነ ቅዝቃዛ በሆነ ቦታዎች ናቸው። የሚገኙ እኛ እኛ በእኛ አካባቢ ቀርቀሃ አያድግም ለማለት ነው

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ለሚለው፣ ያው እንደየሁኔታው ነው አንዳንድ ጊዜ በውጭ መሆን የምመርጥባቸው ሰአቶች አሉ ቤት ውስጥም የምሆንባቸው አሉ። አንዳንዴ እሁድ አካባቢ ሲሆን ወደ ቤት በውጭ ደግሞ አብዛኛው ከሰኞ እስከ አርባ ባለው የሰዓት የስራ ሰዓት ስለሆነ ያው በባህሪይ ራሱ ውጭ ነው መሆን የምትመርጠው ወደ ስራ ስለምትሄደው። በቤት ውስጥ የምትመርጠው አንዳንድ ጊዜ እረፍት ላይ ሲሆን ወይ ደግሞ እሁድ ላይ አካባቢ። አብዛኛው ጊዜ በቤት ውስጥ ከቤት ውስጥ መሆን ነው የምመርጠው ማለት ነው